መብረቅ ፈራ ነው አዎ መብረቅ በጣም ብዙ ነገሮችን በጣም በተለይ መንገዶችን የሚያደርግልን በጣም ፈጣን ነገር ነው። እንዲሁ እንደ መብረቅ ብዙ ነገሮችንም በአሁን ሰዓት በተለያዩ ቴክኖሎጂዎች ሙሉ ወጦችን እያየን ነው በየቀኑ በቴክኖሎጂዎች የሚደረጉ እንዲሁ የስልክ ጥሪዎችን የሚደረጉ ልክ እንደ መብረቅ ናቸው። እኔ ፈራ የሚሆንብኝ እና በጣም የምፈጥርብኝ ማለት ነው። እና መብረቅ ላፍታ የሚታይና የሚጠፋ ስለሆነ በደንብ ፈጣን የሚመሳሰል በጣም ብዙ ነገሮችን በአይነት ትንሽ ነገር ይታዩና በጣም የሚጠፉ ነገርም ከዛ በላይም የሚፈጥኑ በዚህ ዘመን በዚህ የእድገት ዘመን ያለንበትን የቴክኖሎጂ ውጤት የሆነውን በጣም ብዙ ነገሮችን በተለይም ከጦር መሳሪያዎች ጋር የሚሰሩ ከመብረቅ ፍጥነት በላይ መሄድ የሚችሉ እና ለአይንም በጣም በትንሽ ነገር ታይቶ በ በትንሽ ሰከንዶች ውስጥ የተለያዩ አገሮችን አቋርጦ የፈለጉትን ቦታ መምታት የምንችልበትን አጋጣሚዎችንም ይሄን በመብረቅ ተመሳሳይነት የሚሰሩ ልክ እሳትን የሚረጩ የተለያዩ ስራ መሰሪያዎችን እያየንበት ነው ያለነው ማለት ነው። እና ሌሎች ነገሮችንም እንዲሁ የስልክ ጥሪዎች የሚደረጉም እንዲሁ ሌሎች በጣም ለልማት የሚጠቅም ብዙ አይነት መሳሪያዎችንም ልክ እንደ መብረቅም ፍጥነትን ያላቸው ብዙ ሀገሮችን በፍጥነት ላቋርጥ የሚችሉ ብዙ ሀገሮችም በደንብ ሊያገናኙ የሚችሉ የተለያዩ መሳሪያዎችንም የተለያዩ መጓጓዣዎችንም እያየንበት ያለን ጊዜ እና ከቀን ወደ ቀን በጣም በቴክኖሎጂው አለምን በደንብ እየፈጠነችበት ያለችውን ልክ እንደ መብረቅ በደንብ እየበረረችው ባለችውን በመብረቅ ፍጥነት ያህልን አለም እየተራመደችበት ያለው ወቅት ነው ያለነው ማለት ነው። እና መብረቅን በጣም አዎ ፈራ ነው በጣም ይፈጥናል በጣም ብዙ ነገሮችንም በአንዴ ሊያጠቃ ይችላል። ብዙ አካባቢዎችንም በአንድ በትንሽ ሰኮንዶች ግን አይናችንን እንኳን ወደዛ አይተን ሳንጨርስ ብዙ ነገሮችንም ሊሸፍን ይችላል እና በዛ ተምሳሌት ነው በጣም ብዙ ነገሮች እየተሰሩ ያሉበት ነገሮችን ያሉ ማለት ነው። ስለዚህ ነገሮችን ስለመብረቅ ፈራ ነው ብለን ብዙ ጓደኞቼ ጋብዛ የምናወራለን እና አንዳንዶቹ የማያምኑበት እና አሉ ነገር ግን እኔ አስረዳችኋለሁ ይሄን ያህል ፍጥነት አላቸው ይሄን ያህል ብዙ ጥቅሞችም አሉ። ወደ ጥቅሞችን ከቀየርናቸው በጣም ብዙ ነገሮችን ልናተርፍባቸው እና ብዙ ነገሮችን ልንጠቀምባቸው የሚገቡ በጣም ብዙ ስጦታዎች እንዳሉን እንዲሁ ሁላችንም ወደ ጥሩ ነገሮችም ስንቀይራቸው በጣም ልክ ሁሉንም ተምሳሌት በመብረቅ እንፈራለን በዛን ያህል ፍጥነት ብዙ ነገሮችን መስራት እንደምንችል እና ብዙ ነገሮችን መስራት ችለን አለምን መቀየር እንደምንችል ልክ የጦር መሳሪያዎችን ብቻ ሲያሁን እንደ መብረቅ ፈራን ፍጥነት ያላቸው በጣም ሀይል ያላቸው ነገሮችን የምንሰራው ሌሎች ለጥሩ ነገሮች ነው የሚውሉ ለልማት የሚውሉ ሰውን ከሰው የሚያገናኙ ሌሎች ሀገሮች ከሀገሮች ጋር የሚያገናኙ በጥሩም መልኩ በብዙ ነገሮችንም ልናገናኝ የምንችሉባቸውን መንገዶችን በብዛት እንዳሉ ነው። በደንብ የተረዳሁት እና ሁሌም የምንረዳው ማለት ነው። እና ከብዙ ጓደኞቼ ጋር ስለዚህ ግን እያወራን ስለ ብዙ በዚህ ፍጥነት ሊሰሩ የሚገቡ ልክ እንደ መብረቅን ብዙ ነገሮችን ሊያገለግሉኝ የሚችሉ በጣም ብዙ ነገሮችን ልንሰራባቸው የሚችላቸውን ብዙ ነገሮችንም እያወራን የራሳችንን አስተያየትም እያስቀመጥን ሌሎችን እያጋራን እንዲሁ እንዴት አድርገን ወደዛ ነገሮችን መግባት እንደምትችል እና የራሳችንን እንዴት ምን አይነት ድርሻ ሊኖረን እንደሚችል አለምን የመቀየርን የራሳችንን ጉዞ እንዴት መጀመር እንደምንችል እነዚህ ነገሮችን የመብርቅ ፈራች ያህል ፍጥነት ሊኖራቸው የሚችሉ የተለያዩ መሳሪያዎችንም እንዴት አድርገን ወደ ራሳችን መቀየር እንደምንችል እና ሰውን የሚያወድም ብቻም ሳይሆን የሚያለሙም የሰውን ህይወትን የሚያስደስቱ የሰውን ህይወትን የሚቀይሩ የሰውን ፍጥነትን በዛው ልክ ወደፈለገውን ቦታ ልክ እንደ መብረቅ የሚበር እና በተለያዩ ቴክኖሎጂን ተጠቅሞ ራሱንም ሌሎች ሰዎችን ለማዳን ከቦታ ቦታ የሚንቀሳቀስበትን አለም ልክ እንደ ትንሽ መንደር የምናደርግበትን ይሄን ያህል ፍጥነት ልንጠቀምበት የሚገባ እንደሚቻልም የታየበት በመጥፎ ነገሮችን በመሳሪያዎችን የታየበት ነገር ግን ወደ ጥሩ ነገሮችንም ልንቀይራችሁ የምንገባው የመብረቅ ፈራን አይነት ያህል ፍጥነት ሊኖራቸው የሚችሉ የተለያዩ መሳሪያዎችንም ለጥሩ ነገሮችን ማዋል የምንችልበት እና ልንጠቀምበት የምንችለውን ብዙ አጋጣሚዎችን ነው የፈጠረልን ማለት ነው። እና ይሄን በተለያዩ ሰዎች ጋር በብዙ ጓደኞቼም ልንገናኝ እና በተለይ መንገዶችን ልንሰራበት የምችላቸውን አጋጣሚዎች ነው ያለው ማለት ነው። በዚህም በጣም ወደ ጥሩ ነገሮችንም እየቀየርንበት ያለው በጠናም የመበርክ ፈራን ያህል ብዙ ስራዎችንም እየሰራንበት ያለነው አጋጣሚዎች አሉ ማለት ነው። በዚህም በጣም ከጓደኞቼ

ደብዳቤን መጻፍ ትወዳለህ? አዎ። ደብዳቤን መጻፍ በጣም እወዳለሁ በጣም ያስደስተኛል እንዲሁ ደውዳቤ መጻፍ የጀመርኩት ከአምስተኛ ክፍል ትግርኛ አማርኛ ስንማር ብዙ ጊዜ የተለያዩ ደብዳቤዎችን እንዴት መጻፍ እንዳለብን እንዴት እንደሚጻፈው በተለያዩ መንገዶችንም እንማር ነበር እና ከዛን ቀን ጀምሬ በጣም በተለያዩ መንገዶችን ከተማርኳቸው አንፃር። ሁሌም በቤቴ ውስጥ ሁኜም የተለያዩ ደብዳቤዎችን እየጻፍኩኝ የዛኔ ስልክም ስላልነበረኝ ወደ ተለያዩ ጓደኞቼ ክረምት በሚሆኑበት ሰዓት ወደ ተለያዩ ከተማዎችን በሚሄዱበት ሰዓት በተለያየ እንልክ በዛው የደብዳቤ መጻፍ ችሎታዬን ለማሳደግ እና ምን ያህልም እንደምችል የእጅ ጽሁፌንም በደንብ ከቀን ወደ ቀን ማሻሻል እፈልግ ስለነበር። ሁሌም እየጻፍኩኝ ወደ በተለያዩ ጓደኞቼ አድርጌ እልክላቸው ነበር እና በጣም ብዙ ጊዜም እነሱም የሚመልሱበትን አጋጣሚዎች ነበሩ። በጣም ከቀን ወደ ቀን የእጅ ጽሁፌን እየተቀየረ እንደሆነም በዛም በመሃል ያስገቡልኝ ነበር ልክ እንደ ማበረታቻ አስተያየት ማለት ነው። እና በጣም ደስ ይለኝ ነበር ደብዳቤን መጻፍ በጣም እወዳለሁኝ። ብዙ ጊዜም በጣም እዛ ይሄ አምስተኛ ስድስተኛ ሰባተኛ ክፍል እያለንም ብዙ ጓደኞቻችንም ስልክ ስላልነበረን እንዲሁ የምንቀልድበትም ጊዜ ነበርና ከሴት ከልጆች ከእኛ ክላሲክ በሚማሩ ልጆች ጋር ፍቅር ያዘኝ እንደዚህ ያዘኝ እያልን በጣም የምንቀልድበት እና ብዙ ጊዜ የሚያውቅ እውነት የተያዝንበትን ጊዜ ነበሩ። እና የዛኔ እነሱም ስልክ ስላልነበራችሁ በጣም በቤታችንም ስለማይፈቀድልን ስልክ የዛን ሰዓት ብዙ ጊዜ ርስ በርሳችን ሀሳባችን የምንቀያየረው እንዲሁ ደብዳቤዎቹን በመጻፍ ነበር እና በጣም እጽፋለሁኝ እኔም በጣም እኔም የምፈልጋት ልጅ ነበረች ሁሌም እጽፍላት ነበር። ከዛ በሆነ ጓደኛዬ ጋ አድርጌ በቤቷ ሂዶ ይሰጣልኝ ነበር እሷም እንደዚህ ጽፋ ትልክልኝ ትመልስልኝ ነበር በጣም የሚገርም አይነት ስሜት የሚፈጠር ሁሌም እንድንጽፍ የራሴ የሆነ አጻጻፋችን ሁላ በደንብ እንድናውቅና ብዙ አይነት አጻጻፍ እንዳለ ሁላ እንድንችል ሁላ አርጎኝ ነበር። ደብዳቤ መፃፉ እና ወደ ተለያዩ ትላልቅ ቦታዎች የሚጻፉን እንዴት አይነት በምን አይነት አጻጻፍ እንደሆኑ? እንዲሁ በዛ ልክ ክብርም ለሴት ልጆቻችንም ለሴት ጓደኞቻችንም በዛው ልክ እንጥፍላቸው ነበር እና በጣም ያስደስተኝ ነበር። እነሱም በጣም ይችላሉ ሶ የኔ ጽሁፉን በጣም ስለም በጣም አሪፍ ስለነበር እና ብዙ ጓደኞቼም እየመጡ የራሳቸውን የክላስ ልጃቸውን የሚወዳትን ልጅ ጋ ደብዳቤ ለመጻፍ እኔ ጋ መቶ ነበር ሚያጽፍ እና እኔም ሁሌም ጥሩ በሚባል መልኩ ደስ በሚል መልኩ እጽፍላቸው ነበር። እና ነገር ግን አብዛኞቹ ሴቶችም የኔን ጽሁፍ በደንብ ያውቁት ስለነበር እና ይሄን እዛ መልሳቸው ላይ ሲመልሱ ጽሁፋቸው ላይ ሲመልሱ እኔም እንዳወኩት ነገሩን ስለሚገባቸው እኔ እንደጻፍኩት ስለማ ስለሚገባቸው እና ሁሉም ነገሮችንም እኔ እንዳረኩ ስለሚገባቸው በዛ ላይ የኔን ስም እያስገቡ አንተ የራስህን አትጽፍም እያሉ አንዳንዴ እንደ ስድብም እንደ ትችትም የሚያቀርቡበት አጋጣሚዎቹ አያለሁኝ። እና እንዲሁ በትልቁ አንዷ ልጅ ያጋጠመኝ የሆነ ጊዜ ጓደኛዬን ጽፌለት በጣም አሪፍ በሚባል መለኩ የጻፍኩለት እና ቃላቶቹ ሁላ የኔ ነበሩ። እና የተጠቀምኳቸው እኔ እየጨመርኩኝ በመሃል ብዙ ጊዜ ማውራት የማይችል እና ትንሽ ነገሮችም ለመጻፍ የማይችል ጓደኛዬ ነበርና በደንብ ቃላቶችን ተጠቅሜ ነበር የጻፍኩለት እና በጣም እሷም ልጅዋም ደረሰና ካነበበችው በኋላ በጣም ነበር የተገረመችው መሰለኝ በጣም ነበር የወደደችው እና መልሱን የሰጠችው እዛው ልጅ ብቻ ሳይሆን እንዲሁ አብዛኛው እዛ ቦታ ላይ መልስ የሰጠችው ለኔ የሚነካና ከእኔ ጋ የሆኑ ነገሮችን ፍላጎት እንዳላት የሚያስመስል ነገር የተፈጠረ አጋጣሚዎች ነበሩ። በዛ ምክንያቱም ለጓደኛዬ ጋ ብዙ በ ደባሪ አይን እንዲያየኝ አድርጎኝ ነበር ከጓደኛዬ ጋር ብዙም ወደ አላስፈላጊ ነገሮች የሄድንበት አጋጣሚዎች ነበሩ። እኔ ምን አረኩኝ? እኔ እኮ ላንተ ነው የተባበርኩ ብዬ በደንብ ላስረዳው ብሞክርም ነገር ግን እሱ አብዛኛው በቃ ላንተ እኔ አላነበብኩትም ላንተ በሚመችኝ መልኩ ነው የጻፍክላት ማለት ነው። እያለ ከእኔ ጋር ወደ መጣላት አይነቱን የሄድንበት አጋጣሚዎች ነበር። ነገር ግን በደንብ በኋላ አስረድቼው እኔ እንደዚህ ነበር የጻፍኩላት እሷንም አግባብቼ እኔ የጻፍኩለትን እስኪ ለልጁ ለልጁን አሳየው ድጋሜ አሳይው እያልኩኝ ድጋሜ እንድታሳየው አርጌ ራሴንም ከልጇ ወረቀቱን አምጥቼ ለዛ ልጅ አሳይቼው ነገር ግን የራሷ ፍላጎት እንደሆነ እና እሷን ነው እንጂ እኔን አይደለም በዚህ መልኩ እንትናን ማለት ያለብህ ብዬ ከእኔ ጋር በደንብ ሰላም እንዲወርድና በደንብ ጓደኞቻችንም እንድንቀጥል ያደርጉበት አጋጣሚዎች አሉ ማለት ነው። እና ደብዳቤ መጻፍ በጣም እወድ ነበር በጣም እወዳለሁኝ አሁን እንኳን ብዙ ጊዜ በኮምፒውተር በላፕቶፕ ነው የምጽፈው በወረቀት ባልጽፍም ነገር ግን በጣም ስሜት አለኝ በጣም ያስደስተኛል። በተለያዩ መንገዶችን መጻፍ እችላለሁኝ አሁንም እወዳለሁኝ

በፍጥነት መተየብ ትችላለህ? አዎ በጣም እችላለሁኝ። በጣም ብዙ ነገሮችን መተየብ መማር በጣም እችላለሁ። እንዲሁ በዚህች ሰዓት በጣም ከሌሎች ሰዎችን በጣም በትልቁ ካሉኝ ስጦታዎች ብዬ ከማስባቸው እና ብዙ ሰዎችንም እንደሚነግሩኝ ቶሎም ሌሎች ሰዎችን በጣም የሚከብዳቸው ነገሮችንም ቶሎ ተረድቼ ወደ ስራ የምገባባቸው አይነት ነገሮች አሉ። እና በጣም የሚያስደስተኛል ብዙ ነገሮችንም ሁሌም ለመማርም በጣም ዝግጁም ስለሆንኩኝ ያንን ነው። የሚመጡ አዳዲስ ነገሮችን ብዙ ጊዜ ከቴክኖሎጂ ጋር የሚመጡ ነገሮችንም ቶሎ ተረድቼ ወደ ስራው የመቀየር አይነት ልምድ አለኝ። ችሎታ አለኝ እና ይሄ ደግሞ በጣም በብዙ መንገዶችንም በጣም ብዙ ትርፍ እንዳገኝ እና ከብዙ ሰዎች ጋር በቀላሉ እንደግባባ በጣም ብዙ ቦታዎች ላይ በጣም ትላልቅ ቦታዎች ላይ የሚሰሩ ሰዎችንም ጋር እንዳገኝ እና የራሴንም ስም በደንብ እንዳስተዋወቅ ከብዙ በጣም ታለቅ ሰዎች ጋር እኩል እንድራመድ ያደረገኝ አይነት ነገር ነው ማለት ነው። እና በፍጥነት በፍጥነት መጠየቅ በጣም አስፈላጊ በጣም ብዙ ነገሮችንም ህይወትን ሊያቅልን የሚችል በደንብ ብዙ ነገሮችን በቀላሉ ተረድተን ወደ ስራ ልንገባቸው የምችሏቸውን በጣም ከሌሎች ሰዎችንም በጣም የሆነ እርምጃዎችን ቀድመን እንሄድ። ያደርግኛል ብዬ ነው የማስበው ይሄ ነገር ደግሞ በጣም ብዙ ጊዜ የሚቀጥልበት አለውኝ በጣም ብዙ ነገሮችንም በጣም የሚፈልገው አይነት ነበር ከልጅነቴም ጀምሮ ነበር። ገና አስተማሪዎች ራሱ ሲያስረዱ ገና ከመንገድ ነበር የሚገባኝ እና ብዙ ጊዜም እንዲሁ አንዳንድ ጊዜ አስተማሪዎችም ህፃን እያለሁኝ ገና አምስተኛ ስድስተኛ እያለሁኝ እንዲሁ ገና አስተማሪዎች እየተናገሩ ያሉ ቀድሚያቸው እነሱን ሳግዛቸው አንዳንዶች በጣም ይገረማሉ እኔን እንዴት እንዳወቅኩት እና? ምን ያህል ከፊት አይቼ ሁላ እንደማነብ? ምን ያህል ቶሎ ተረድቼ ወደ ነገሮችን በደንብ እንደሚገባኝ። የሚያደንቁኝ አለት አስተማሪዎች ነበሩ አንዳንዶቹም ለምን ቀደምከኝ ብሎ ሁላ የሚቆጥብበት እና እነሱ የበታችነት እንዲሰማቸው እያረኩኝ እንደነበር አሁን ነው የገባኝ ያለ በጣም ለምን እንደሚናደዱ እንደነበር አስተማሪያችሁ አሁን ነው ይገባኛል። እና በዛ መልኩ እኮ በደንብ ያስቸግረኝ ነበር ማለት ነው። እና በዚህ ሰዓት በጣም ብዙ ጊዜ በፍጥነት ከምትታይባቸው ነገሮችን እኮ ከኮምፒውተሮች ጋር በጣም ብዙ የሚባል ነገሮችንም ሳይ በቀላሉ ቶሎ ገብቶኝ ወደ ስራ የምገባበት አጋጣሚዎች አሉኝ። በጣም ጥሩ የሚባል ግንኙነት እንዲኖረኝም በቴክኖሎጂ ዘርፍ ደግሞ አሁን አብዛኛውን ሰው በጣም ከሚከብዳቸው ነገሮችንም በተለይም በትምህርት ያደጉ ሰዎች ካልሆኑ እና ትምህርትም ለብዙ አመታችን ካቆሙና ከብዙ ነገሮችም ከራቁ እንደዚህ ብዙ ጊዜ ከቴክኖሎጂ ጋር የሚመጡ ነገሮችንም ከቴክኖሎጂ ጋር የተያያዙ ነገሮችንም በደንብ በፍጥነት መተየብ ያቅታቸዋል በፍጥነት መረዳት ያቅታቸዋል። በፍጥነት የምማረው ችሎታቸውን በጣም የወረደና ብዙ ሰው የደከመ ስለሆነ በጣም ወላላ ወላስፈላጊ ወጪዎች ሁላ የሚደረግበትን ብዙ ሰዎችን ብዙ ጓደኞቼም አውቃለሁኝ በዚህሳት ማለት ነው። እና በፍጥነት መተየብን በጣም ጠቅሞኛል። ብዙ ነገሮችን በቀላሉ እንድሰራ የራሴ የሆነ ትልቅ ድርሻ ተጫውቶልኛል በጣም አስፈ አስፈላጊም ነው ብዬ ነው የማምነው። በጣም ከሌሎች ሰዎችም በላይ በጣም ትልቅ ስጦታ ሰጥቶኛል ብዬ ነው የማስበው ለራሴ በጣም ፈጣሪም በጣም አመሰግናለሁኝ ወደፊትም ለዛ የሚያግዙኝ ነገሮችን በፍጥነት እንደዚህ ከዚህ በላም በደንብ ነገሮችን እየተረዳብን ነገሮችን እየተማርኩኝ በደንብ መተየብን የቻልኩኝ ወደፊትም እንድቀጥልና ሌሎች ከዚህ የበለጠም ለራሴም እንድጠቅም ለቤቶቼም እንድጠቅም ለሀገሬም እንድጠቅም የተለያዩ ነገሮችንም ለማድረግ ብዙ ጊዜ ራሴንም ለማሻሻል ሁሌም ትኩረት አድርጌ ነው የምሰጠው ማለት ነው። ምክንያቱም በጣም ብዙ ቀላል የማይባል ህይወቴን የቀየረልኝ ቀላል የማይባል ብርን የሚያገኙበትን ነገሮችን ስለሆኑ ምክንያቱም ከቴክኖሎጂ ጋር የተያያዙ ነገሮችን በጣም ብዙ ሰዎች አሁን የት ላይ ነገሮችን አዳዲስ ነገሮችን ሲያጋጥማቸው ኮምፒውተራቸው እየነካኩ ለኔ ነው የሚጠሩኝ እና እኔም ገና ብዙም የማላውቃቸው ነገሮችን ቢኖሩ። ነገር ግን ሄጄ ትንሽ ነገሮችንም ካየኋቸው እና ትንሽ ነገሮችንም ወደ ውስጥ እየገባሁኝ ከሄድኩኝ በኋላ በዛው እየተረዳኝ በዛው እየገባኝ የማላውቃቸውን ነገሮችንም በደንብ የነካካውኝ በሄድኩኝ ልክ ብዙ ነገሮችንም የመስራት አቅሜም በጣም እየሰፋ ከብዙ ሰዎች ያለኝ ግንኙነትም እያጠነከረልኝ የብዙ ሰዎችንም ችግር እየፈታሁም ስለሆነ በአሁን ሰዓት ደግሞ በጣም ትልቁ ቢዝነስ ማግኛ ትልቁ ብር ማግኛ የሚባለው መንገድ የሰዎችንም ችግር የመፍታት ችሎታችንም ምን ያህል ነው? እኛ ብዙ ጊዜ ብርን ለማግኘት ስናስብ የሰዎችን ችግር ምን ያህል እፈታለሁኝ? የሰዎች በጣም ትልቅ ችግር ነው ወይ? ብዙ ጊዜ የሚያጋጥማቸው ችግሮች ነው ወይ? ሌላስ አማራጭ ይኖራቸዋል ወይ ብዬ ይሄንን ነገሮችን በደንብ የማየበት አጋጣሚዎችን እያሰፋልኝ መጣ ማለት ነው። እና በደንብ የሰዎችን ችግር ስፈታንም በጣም ያስደስተኛል። ለራሴም ብር ብቻ ለማግኘት ብቻም ሳይሆን እንዲሁ አንዳንዴ የማልቀበላቸው ጊዜያቶች አሉ በጣም ትንሽ ነገሮችን ሲሆንና በትንሽ ነገሮችን ማስተካከል ሲገባቸው ባለማወቃቸው ለሚራ የሚያደርጉት ነገሮች ማለት ነው። ነገር ግን ለጊዜም ስለሆነ የምከፍለው የአንዳንድ ነገሮችንም የተወሰነም ቢሆን አስከፍላችኋለሁ ሲደጋገማቸው ነው የማላስከፍላቸው ማለት ነው። እና በፍጥነት መተይ በጣም የሚመችኝ በጣም እችላለሁኝ።

በዶቄ መፍጨት ታውቃለህ አዎ በጣም ይሄን በጣም በትልቁ ፈጣሪ ሰጥቶኛል ከምላቸው እና ፈጣሪዬን ከማመሰግንባቸውን የሰጠኝ ችሎታዬ ነው። ነገሮችን በጣም አጭር በሚባል ጊዜ። ነገሮችን መረዳት እችላለሁኝ ገና ሳያቸው ሁላ ምን ሊፈጠሩ እንደሚችሉ ገና ከተለያዩ ሰዎች ሁላ የሚያጋናኙ ነገሮችም ሲሆኑ ገና እስከ ሰዎች አንደበት ከሰዎች ፊቶች ሁላ አይቼ የምረዳበትን ጊዜ በጣም ይበዛል። እና እና የነዛ ሰዎችንም ተረድቼ ምን እንዲያስቡ ቀድሜ ስለምረዳና ምን አይነት ነገሮችን ለማድረግ እያሰው እንደሆነ ቀድሜ ስለምረዳ። ወደ ወደ አላስፈላጊ ነገሮችም እንዳይሄዱ በጣም ብዙ ጊዜ ከራሴ ከሌሎች ሰዎች ጋር በማደርጋቸው ግንኙነቶች በጣም ጠቅሞኛል ይሄን ነገሮችን ማለት ነው። እና በዶቄ መፍጨት በጣም አውቃለሁኝ በጣም ብዙ ነገሮችን ይጠቅመኛል። ከብዙ ኪሳራዎችን ራሴን የታደኩበትን ጊዜዎችም አሉ። ሰዎች በጣም ክፉ ሲያስቡኝ ለራሱ ለክፉ ነገሮችም ሊሰጡኝ እንዳሰቡ ሁላ ከተረዳሁበት ነገሮችንም ራሴን በደንብ እንድጠነቀቅና ካላስፈላጊ እንግልትን ካላስፈላጊ ኪሳራን ካላስፈላጊ ጉዳቶችንም ራሴን በደንብ ያዳንኩባቸው ነገሮችም አሉ ማለት ነው። እና በዶቄ መፍጨት በጣም ብዙ ጊዜ በቀላሉ የማናገኛቸው ስጦታዎች ናቸው። ነገር ግን እኔ እኔ እንደማውቀው ከልጅነቴም ጀምሬ ነገሮችን በደንብ እረዳ ነበር። ቀድሞ ደስ ይለኝ ነበር እረዳቸው ነበር እና ቀድሜ ሰዎችንም ጓደኞቼን በደንብ አነብ ነበር። እንዲሁ አንድ ጊዜ አንድ ጓደኛችን ነበርና እንዲሁ የቋንቋ ትምህርት የምንማርበት ማታ ማታ የምንሄድበት አጋጣሚዎች ነበሩና። አስታውሳለሁኝ ክቡሮም ይባላል ስሙና እንዲሁ ማታ እየሄድን እኔ ግን በጣም የሚገርመኝ አለኝ ለራሱ ነው እና። ነገሮችን በቃ ሰዎችን ገና ሳያቸው ምን እንደሚያስቡ ይገባኛል። የሚልበትን አጋጣሚዎችን አልረሳም። እና እኔም የዛን ሰዓት ለስም ለሌሎችም ሰዎች ብቻም ሳይሆን ለዛ ልጅም በጣም እረዳው ነበር። ከፊቱን አይቼ ምን እንደሚፈልግ ሲዋሸኝም አንዳንድ ነገሮችን ከልቡም ሲሆን በደንብ። አውቆ ነበር እና እንደዛ ሲል በጣም ነበር የሳቁት። ማለት እንደዛ አይነት ሰው ቢሆን ኖሮ አያወራም ነበር ለማለት ነው። ነገር ግን እንደዛ አይነት ሰውም ብዙ ጊዜም ያጋጥምሃል እንደዚህ በደንብ የተለያዩ ነገሮችንም ገና ከውጭ ሆነህ ስታያቸው የምታውቃቸው ነገሮች እንደዛ ሆኖ ስታያቸው በጣም ስለሚያስደስት እና ስሜቱን መቆጣጠር ስላቃተው ነው እንደዛ ብዬ ነው ያሰብኩት። ልጁም በደንብ አስተዋይ የሚባል እና በቀላሉ ነገሮችን መማር የሚችል በቋንቋ ትምህርታችን ራሱ ከሁላችንም ሁላ የተሻለ እና ቶሎ የመነጋገር ችሎታውን ያዳበረ ልጅ ነበር። ሁላችንም ደህና አብዛኞቻችን ደህና የሚባል ነበር። እኔም ትንሽዬ ነገር ከተማርኩኝ በጣም በራሴ መንገዶችን ብዙ ነገሮችን እያሰፈሁም ስለሚሄድና በዛው ብዙ ነገሮችንም እየጨመርኩባቸው ስለሚሄድ። በጣም በቀላሉ በአጭር በሚባል ጊዜ ደህና ከሚባሉት ተማሪዎች ጋር የደረስኩበትና የተመደብኩበትን ሰአቶች ነበሩ ማለት ነው። እና በዶቄ መፍጨት ማለት በጣም አስፈላጊ ነው በደንብ አውቃለሁኝ በጣም ብዙ ነገሮችንም እንድሰራ በህይወቴ አግዞኛል። ብዙ ነገሮችንም ቀድሜ ወደ ተለያዩ ነገሮችም የሚያደርሱኝ ነገሮችን ቀድሜ እንድሰራቸው የራሱ የሆነ ትልቅ ድርሻ ተጫውቶልኛል ማለት ነው። እና አዎ። በቀላሉ ነገሮችን መማር እችላለሁኝ በቀላሉ ነገሮች ሰዎችን መረዳት እችላለሁኝ። በግልጽ መልኩ መረዳት እችላለሁኝ አሁን ብዙ ሰዎችንም የመናገር ችሎታ ያለባቸው በጣም ብዙ ሰዎች ናቸው። በጣም ትክክለኛ እውቀት ያላቸው ትክክለኛ ነገር ይዘው እንኳን በግልጽ መልኩን ለሰዎች ማስረዳት ባለመቻላቸው ድረስ። በጣም ብዙ ኪሳራ የሚደርስባቸው እና ብዙ ጥቅም ማግኘት እያለባቸው ብዙ አላስፈላጊ ብቻ ትንሽ ነገር ብቻ ይዞ እንዲሄዱ የሚያደርጋቸው። በዚህ ይሄን ነገሮችን ባለማወቃችን እና እኔ ብዙ ጊዜ በመሃል እየገባው እንደዛ አይነት ሰዎችን ሲያጋጥሙኝ ለራሱ ያንን ነገሮችም ቶሎ ስለም ስለምረዳቸው። እና ቶሎ ስለሚገባኝ። በደንብ አድርጌ በግልጽ መልኩን መረዳት ስለምችል። ለተለየሎች ሰዎችንም እያስረዳሁኝ ለማይገባቸው ሰዎችን በደንብ አድርጌ በእነሱ በሚገባቸው ቋንቋዎችን በሁሉም በደንብ የተለያዩ ቃላቶች ነው የተጠቀምኩኝ። ሊገባቸው ብዬ በማስባቸው ከፊታቸው ምን አይነት ቃላቶች እንደሚጠቀሙ እየተረዳሁኝ እነሱንም አስረድቼ በዛው በተሻለ አንዳንድ የሆኑ ላይ በደንብ አሪፍ የሚባል ብር የማገኝበት አጋጣሚዎች አሉ ማለት ነው። እና ብሮክ የመፍጨት በጣም ማወቅ በጣም አስፈላጊ ነው። ነገሮችንም በግልጽ መልኩ ተረድተህ ለሰዎችንም ስታስረዳም ለሰዎችንም በምን አይነት መልኩ መጠቀም እንዳለብህ በምን አይነት መልኩ ማስረዳት እንዳለብህ በደንብ እየተረዳህው ስትሄድ ለራሱ በጣም ጥሩ የሚባል ደረጃ ላይ። እንድትደርስ ከሌሎችም ሁላ የተሻለ ቦታ ቀድመህ እንድትገኝ ቀድመህ እንድትራመድ ቀድመህ ብዙ ጥቅሞችን እንድታገኝ ያደርግሃል ይጠቅምሃል ማለት ነው። እና ቦሎቄ መፍጨትን በጣም አቃለሁኝ በጣም ጠቅሞኛል። ብዙ ነገሮችም እንዳደረግ የራሴ የሆነ ትልቅ ድርሻ ሰጥቶኛል አግዞኛል ማለት ነው። እና በዚህም በጣም ደስተኛ ነበርኩኝ። በጣም አሁንም እቀጥልበታለሁኝ ይሄን ነገሮች የሚያገዙኝ ሁሉ ነገሮችም እሰራለሁ

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? አዎ ከስራ ባልደረቦቼ በጣም ጥሩ የሚባል ግንኙነት ነው ያለኝ። ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? በደጉም በጣም በክፉ ጊዜም በጣም አብረን ብዙ ነገሮችን አሳልፈናል እና በቀላሉ የማይበገር አይነት ግንኙነት ነው ያለን ማለት ነው። ከስራ ከስራ ባልደረቦቼ ጋር እንዲሁ ከስራ ውጪም አብረን ብዙ ነገሮችን ማድረግ እናደርጋለን። እንዲህ ቤሰቦቻችንም አብዛኞቹ ይታወቃሉ። ወደ ስራም ይዤ ናቸው ስለሚመጣ የተለያዩ ነገሮችን ለየት ያሉ ዝግጅት ሲኖረን ሁላችንም ቤተሰቦቻችን ይዘን የሚመጣ ይደረጋል። እና እርስ በእርሳችንን እዛ ልክ የቤተሰባዊነትን አንድ ቤተሰብ እንዲሆን እንደሆን ስሜት እንዲሰማ ልጆቻችንም ከልጆቻችሁ ጋር ሲጫወት በጣም ልዩ አይነት ስሜት ይፈጥርብሃል። የኔ ልጆች ወደ እነሱ ቤቶች ሄዶ ሲጫወቱ የነሱ ልጆችንም ወደ እኔ እኔ ቤቶችን እየመጡ ሲጫወት በጣም ብዬ የሆነ ስሜት እንዲኖረና ልክ የቤተሰባዊነት አይነት ስሜት እንዲሰማን የስራ ባለረቦች ብቻ ሳይሆን ልክ የቤተሰብ ግንኙነት እንዲኖረን ነው የሚደረገው ባለቃችንም ትእዛዝ ይሄም በጣም ደስ ብሎን ብዙ ጊዜ አንዱን ችግር ሲያጋጥመው ሌሎቻችን ሸፍኔ ነው የምሰራበት እና የሌላውን ጓደኞቻችን በራሳችን ተክተን የምሰራባቸው አጋጣሚዎች እንዲበዙ እርስ በእርሳችን እንድንተገዝ አንዱን ያቃተው ነገር፣ አንዱን እየሄደ የሚያግዝበትን አጋጣሚዎች፣ እኔ ያወቅኩትም ነገር ሌሎች ላቃታቸው ነገሮችም ሌሎች የማያውቁትን ነገሮችን በሚገባቸው እና ቀስ ብዬ በደንብ አሪፍ በሚባል ሁለታዎችን ሳስረዳቸው የኛ ግንኙነት በጣም ከቀን ወደ ቀን በጣም የተሻሻለ የመጡበት አጋጣሚዎች አሉ ማለት ነው። እና ከስራ ባልደረቦቼ ጋር በጣም ጥሩ የሚባል ግንኙት ነው ያለኝ። በጣም አስፈላጊም ነው። በጣም ጥሩ የሚባሉ ውጤቶችን አግኝቼበታለሁኝ። ለኔም ለራሳችን ብቻም ሳይሆን ለድርጅቻችን በጣም ከመጠን በላይ ጥሩ የሚባል ገቢ እንዲኖረው። እና በጣም ትልቅ ድርጅት እንዲሆን የራሳችን የሆነ ትልቅ ድርሻ ተጫውተናል። እንዲሁ እርስ በእርሳችን ያለን ግንኙነት ማለት ነው። እና እርስ በእርስ ጥሩ ግንኙነት ሲኖረን ለስራውም በደንብ ወደነውም ስራው ብዙ ጊዜ ወደ ስራ ለመሄድ ለራሱ በጣም የምንጓጓበት ቀን አለ እረፍት ሲሆን ኦንላይን ስራ ባልደረጎቻችን ሳናይ ውለን ካደርን ለራሱ ቅዳሜ እና እሁድ የተደዋወል እንዴት ናችሁ? እንዴት ዋላችሁ? እንዴት አደራችሁ? እየተባባልን በተለይ አጋጣሚዎችን እንገናኝ ኮላ የምናደርግበትን ጊዜ አለ ማለት ነው። እና ከስራ ባልደረቦቼ ጋር በጣም ጥር ግንኙነት እንዲኖረኝ በጣም እመኘው ነበር። በጣም ደስ የሚል ግንኙነትም አለኝ። ከእኔ ጋር የሚመሳሰሉ አይነት ሰዎች፣ በጣም ጠንካራ ስራ የሚወዱ ሰዎች፣ ከቀን ወደ ቀን ብዙ ነገሮች መማር የሚፈልጉ ሰዎች፣ ራሳቸውን የተሻለ ቦታ ማድረግ የሚፈልጉ ሰዎች፣ ነገ የተሻለ ለማድረግ ሌተ ቀን የሚሰሩ እረፍት የማይፈልጉ ለቤተሰቦቻቸው ለቤተሰቦቻቸው ቅድሚያ የሚሰጡ ለስራቸው ቅድሚያ የምንሰጠው አይነት የስራ ባልደረቦች ስላሉኝ እኔም እንደዛ አይነት ፍላጎት ስለነበረኝ እና ልክ እኔ የሚለው ስለ አይነት ሰዎችም ስላገኘሁኝ ከእነሱ ጋር በደንብ እንማርና ከእነሱ ብዙ ነገሮችን ተምሬ ወደ ራሴን ህይወት እያመጣሁኝ ለቤተሰቦቼም ለራሴም በደንብ እየጠቀምኩበት ያለው መንገዶችም ስላሉ ከእነሱ ሁሌም ብዙ ነገሮችም አዳዲስ ነገሮችም ስለምመር በጣም ጥሩ የሚባል ግንኙነት እንዲኖረኝ የራሱን የሆነ ትልቅ ድርሻ ተጫውቶልኛል። ማለት ነው። ከስራ ባልደረቦቼ ጋር እንደዛ አይነት ጠንካራዎች ስለሆኑ በጣም ጥሩ የሚባል ግኑኙነት እንዲኖረኝ አድርጎኛል። እንዲሁ አንዳንዶች ከእኔ በታች ናቸው። በተለይ መንገዶች ማስባቸው ለራሱ እኔ የማውቃቸውን ከእኔ እንዲማሩና እነሱንም ልክ ከእኛ በላይ እንዳሉ ስራ ባልደረቦቻችን ጋር ከእነሱ ተምረን ብዙ ጥሩ የሚባል ቦታዎቹ መድረስ እንደምንችል እነሱንም በተግባር እያሳዩ ነው እኛንም እንደነሱ ጠንክረን መስራት ያለብን ጠንክረን ከሰራን የማይደረስ ቦታ የለም እያልኩኝ ከብዙ ከስራ ባልደረቦቼ ጋር ያለን ግንኙነት በጣም በጠንካራ መልኩ እንዲቀጥልና ከእነሱ ብዙ ነገሮች እየተማመር እየተማርን ወደ ራሴ ህይወታችን ያመጣውን ህይወትን እየቀየርኩበት ያለው እና ገቤን በዛው ልክ በጣም በእጥፍ የጨመረበት ያለው እንዲሁ ማታ ማታ በጣም የምትተኛበት የነበርኩኝ ሰዓት ቀንሼ አዳዲስ ነገሮችን እንድማርና፣ ሌሎች ገቢ የሚያስገኙልኝ መንገዶችንም እንዳጠና፣ የራሴ የሆነ ትልቅ ድርሻ ይጫወታል ያለ አጋጣሚዎች ነው ያለ ማለት ነው በዚህም በጣም እኮራለሁኝ በጣም ደስ ይለኛል ስራውም ወድጄ እንድሰራ የራሴ የሆነ ትልቅ ድርሻ ይጫወትልኛል ማለት ነው። ወደ ስራው ቦታም ሲሄድ ሁላ ደስ እያለኝ ነው የሚሄደው በጣም ደስ ብሎኝ ጥሩ ጊዜ እንደማሳልፍ እና አዳዲስ ነገሮችን ሁሌም ስለሚማር እነዛ ነገሮችንም ደግሞ ሁሌም ስለምፈልጋቸው በአሁን ሰዓት ብዙ ነገሮች መማር ከብዙ ሰዎች ጋር ስትውል ከብዙ ጥሩ የሚባሉ ሰዎች ጋር ስትውል ብዙ ነገሮችን ወደ አንተ ህይወት አንድ እርምጃ የሚያራምድ ነገሮችም አውቀህ ይዘህ ነው የምትመጣው እና አሁን አሁን ሰዓት እንዲሁ ከሌላ ቦታ ጋር ለማሳለፍ እና ከሌሎች ጓደኞቼ ጋር አላስፈላጊ ቦታዎችን የሚሄድባቸው የነበርኩን በጣም በብዛት ቀንሼ ከስራ ባልደረቦቼ ጋር የምውለው እና ከዛ ከእነሱ ጋር ማሳለፍ አይነት ጊዜ እየበዛብልኝ ነው። ምክንያቱም ወደ ራሴ ህይወት በትክክለኛ እኔ የምፈልገው አይነት ሰው እዛ ቦታ ላይ ስለማገኘው ራሴንም ሆኜ የሚሰማኝ ከእነሱ ጋር ስለመሆን፣ ብዙ ነገሮችንም እውቀት እንዳገኘሁ ራሴን የሚጠቅመኝ ነገር እንዳገኘሁ፣ የሚሰማኝ ከእነሱ ጋር ብዙ ጥሩ የሚባል ጊዜ ሳሳልፍ እና፣ ከእነሱ ጋር ውሎዬን ሳደርግ ከእነሱ ጋር፣ ሻይ ቡና መጠጣው ከእነሱ ጋር ሳደርግ በጣም ጥሩ የሚባል ስሜት ይሰማኛል። ማለት ነው እና ከስራ ባልደረቦቼ ጋር ጥሩ የሚባል ግንኙነት አለኝ

ማሰላሰል ታደርጋለህ አዎ ነገሮችን በደንብ ነው የማሰላስለው በደንብ ነው የማስተዋል የሚመቸኝ እያንዳንዱ ነገሮችን በብዙ አቅጣጫዎች ነው በብዙ መንገዶች ነው የምረዳቸው። በደንብ አድርጌ ጊዜየን ሰጥቼ ማስተዋል ይመቸኛል በደንብ ሳስተውላችሁ ብዙ ነገሮችን ከውስጣችሁ የተደበቀ ነገሮችን እንዳነባቸው እና ሌሎች ነገሮችንም እኔ ጋር የሚፈጥርበትን ነገር ካለን በደንብ የምረዳበትን አጋጣሚዎች ነው ያሉት ማለት ነው። እና ነገሮችን በደንብ ማስተካከል ማስተዋል በጣም ይመቸኛል ስለሚመቸኝም ሁሌም ማሰላሰል እወዳለሁኝ። ነገሮችንም ከልቤ ትልቅቤ ከልቤ ገብቼ ወደ ራሴን በደንብ አምጥቻቸው የሚያጋጥሙ የነገሮችን የሚያጋጥሙ የአንዳንድ ነገሮች ከልቤ በደንብ እያየሁኝ በደንብ ለማየት እና ከውስጣቸው ያሉት አንዳንድ ነገሮችንም ለማየት ለማስተካከል ሁሌም ጥረት አደርጋለሁኝ ሁሌም አስተካክላለሁኝ። ይሄም እንደዚህ በማድረጌ በጣም ጥሩ የሚባል ውጤቶችን እንዳገኝና ወደ ቀን ወደ ቀን የራሴን የሆነ አንዳንድ በጣም ብዙ ሰዎችን በቀላሉ ነገሮችን አይቶ ምንም ሳይገባቸው ወደ ስራ ገብተው በኋላ የተለያዩ ኪሳራም ከሚያጋጥማቸው የተለያዩ ውድቀቶችን ከሚያጋጥማቸው ሰዎች በጣም በብዙ ሁኔታዎችንም እንደዚህ ነገሮችን በማሰላሰል በመግባቴ እንደዚህ በደንብ ጥልቅ ብዬ ሳያቸው እና በደንብ ብዙ ነገሮችን ከተረዳኝ በኋላ በመግባቴ ብዙ የሚባል ጥቅሞችን አግኝቻለሁኝ። ብዙ ሚባል ከኪሳራ አድኖኛል ብዙ የሚባል ከጉልበቴ ውድቀትም አድሞኝ አድኖኛል። እንዲሁ የድርጅቴም ብዙ ጊዜ ሀላፊነት የወሰድኩኝ ነገሮች እንዲሁ በጣም ትላልቅ ሀላፊነቶችም እኔ እንድወስዳቸው ስለምጠየቅ እና ብዙ ነገሮችም እኔ ውሳኔ እንድሰጥባቸው ስለሚደረጉ ብዙ ጊዜ ከልቤ ነበር በደንብ። ጊዜ ወስጄ እያሰላሰልኩኝ ዛሬ ካየኋቸው በኋላም ተረጋግቼ የተወሰኑት ነገሮችን አያቸዋለው አንዳንድ ነገሮችን ከዚህ በፊት የተደረጉ ስለዛ ነገሮች እና በምን በምን አይነት መልኩን አጨረርሳቸው ምን እንደሆነ በምን አይነት መልኩ እንዳለቁ የተለያዩ ነገሮችም እያየሁኝ በደንብ በብዙ አቅጣጫዎች እንዳያቸው እና በብዙ ነገሮችንም እንዳስባቸው ነገሮችን ያስችለኛል ማለት ነው። ይሄን በጣም ጠቅሞኛል በጣም ጥሩ የሚባል ጊዜም ከስራ ባልደርቦቼ ጋር በጣም ጥሩ የሚባሉ ውሳኔዎችም እንደወሰን አድርጎኛል። በዛም በምወሰናቸው ውሳኔዎችም የስራ ባልደረቦችም የስራ ባልደረቦችም እየተደሰቱ እኔ ጋር የሚያደርጉት ትላልቅ ሽልማቶች ሁላ የማግኘት እድል ያገኘሁበትን አጋጣሚዎች አሉ ማለት ነው። እና ነገሮችን ማሳላሰል በጣም አስፈላጊ ነው። ትላልቅ ስራዎችን ሲሰጥህ በተለይም በጣም በትልቅ ሁኔታዎች ነገሮችን አስበህ ነገሮችን አስኬደህ በትልቅ ነገሮችንም እንዴት መራመድ እንዳለብህ ምን አይነት መስራዎችን መስራት እንዳለብህ በተለየዩ መንገዶችን ተረድተን ነገሮችን ማስኬድ በጣም ያስፈልጋል። ስለዚህ የእያንዳንዱን ነገሮችን ተቻኩለን ውሳኔ ከመስጠት በጣም ራሳችንን በብዙ ነገሮች አይተን በብዙ ነገሮችንም ብዙ ነገሮችንም ለማስኬድ መሞከር እና የተሻለው የሚባሉ ስራዎችን ለመስራት የራሳችን የሆነ ትልቅ ነገሮችን ምን እንድንሰራ የራሳችን የሆነ ትልቅ ውሳኔዎችን እንድወስን በኋላ የሚጸጸትተን ነገር ተቻኩለን ከምንወስን ነገሮችን በደንብ አሰላስለን በደንብ አይተን በብዙ መንገዶችን ነገሮች አይተን ስንወስና ስናይ ነው የተሻለ የሚባለው ማለት ነው። እና በዚህም በጣም የተሻለ የሚባለውን ቦታ እንድደርስ የራሴ የሆነ ትልቅ ድርሻን ተጫውቶልኛል ማለት ነው። በጣም ብዙ የሚባሉ ውሳኔዎችንም ብዙ ሽልማቶች እንዳገኝ በስራ ባልደረቦቼ ትልቅ እምነት እንዲሰጡኝ ትልቅ እምነት በእኔ እንዲያሳድሩ የራሴ የሆነ ትልቅ ድርሻ ተጫውቶልኛል። በዚህም ብቻ አይደለም ከድሮ ጀምሬም ነገሮችን በዛው መንገዶች ነበር የማየው እና። ብዙ ጓደኞቼም ተቻኩሎ በጣም ብዙ ዋጋ የሚያስከፍላቸው ብዙ ጊዜም በወጣት ስንሆን ብዙ ነገሮችን ተቻኩለህ ወስነህ በጣም በኋላ የሚጸጸቱትን ነገሮችን ከማድረግ ራሴንም እንድታቅብ አድርጎኛል። ብዙ ጊዜ ወጣትም ሳልሆንም አንዳንድ ነገሮችንም ወጣት ሆነን የሚገፋፍሉ ነገሮች ነገር ግን በኋላ ምን ሊፈጥሩብኝ ይችላሉ እኔ ነገኝ በጣም ትልቅ ሰው እሆናለሁኝ በጣም ትልቅ ደረጃ እደርሳለሁኝ። እና ይሄ ምናልባት ይሄንን ነገሮችንም በኋላ እየመጡ እንደ መርፌ እንዳይወጉኝ። ከጀርባዬን መጥቶ እኔንም የሚጎዱኝ እኔንም አንገት የሚያስደፉኝ ነገሮች እንዳይሆኑ በጣም በጥንቃቄ ሳደርጋቸው እና እንዲሁ እንደኔ አይነት ወጣት ሆነው ካለፉ። ይሄን ነገሮችን አሁን ይሄን ስሜቶች አሸንፏችሁ የሰሩ ወጣቶች ነገር ግን ካሳ ካደጉ በኋላ ያጋጠማቸው ነገሮችም ከእነሱም በምን አይነት ነገሮችን አጋጥሟቸዋል በኋላ ምን አይነት ችግር ይዟቸው መጥተዋል ምንስአድ ምንስ አሪፍ ነገር አሳልፈናል ብሎ ምንስ ይናገራሉ ብዬ ከእነሱም ቀርቤ የተወሰኑ ትምህርቶችን በማግኘት እና ጥሩ የሚባሉ መንገዶችንም ከእነሱ እየተማርኩኝ የተሻለ ቦታ ላይ እንድገኝ በጣም ትልቅ አስተዋጽኦ ትልቅ ድርሻን ተጫውቶልኛል ማለት ነው። እና ነገሮችን ማሰላሰል በጣም አስፈላጊ ጥሩ ውሳኔዎች እንድትወስን ጥሩ እና ደስ የሚል መንገድ እንዲኖርህ ለቤተሰቦቹንም በደንብ እንድታኮራ በአንተ የሚተማመኑ ሰዎች ሁላ ጥሩ የሚባል በራስ መተማመን እንዲኖራቸው በአንተና ሌሎችም ከዚህ በላይ የበለጡ ሀላፊነቶች እንዲሰጥህ በር እና እድል የምትከፍትበት ነው ማለት ነው። እና

ማሸለፍ ትችላለህ አዎ ነገሮችን በደንብ ማሸለፍ ይመቻኛል። ነገሮችንም በግልጽ ወይም በቀላል መልኩን መለያየት በጣም ይመቸኛል። ለተለያዩ ሰዎችንም በተለያዩ መንገዶችን በጣም ያስቸገሯቸውን ቃላቶችን በደንብ ያልገባቸው ነገሮችንም እንዲሁ በግልጽ አድርጌና እነሱ ይገባቸዋል ብዬ በማስባቸው በተለያዩ ቃላቶችን እየተጠቀምኩኝ የተለያዩ እነሱን የሚያስረዳቸው የምላቸውን ምሳሌዎችን እጠየኩኝ በተለያዩ ለየብቻቸው እየለያየሁኝ በደንብ ሰዎችን ማስረዳ እችላለሁ። እና እኔ ብዙ ጊዜ በተለያዩ ሰዎች ጋር የምንተዋወቀው እና ለመግባት እና ለመረዳት በጣም ያስቸገራቸው ነገሮችን ከዛ በኋላ እኔን አይቼ በደንብ ነገሮችንም ማሸለፍም ስለምችል በደንብ አድርጌ ሳስረዳቸው ቀለል ባለው መልኩ እነሱን በሚገባቸው በቋንቋዎችም የተጠቀምኩኝ እነሱ በሚፈልጓቸውን መስማት በሚፈልጓቸው ነገሮችን እንዲረዱኝ እያደረኩኝ በቀላሉ መንገድ በጣም ብዙ ሰዓት የፈጀባቸውን ለመረዳት ያስቸገራቸውን በደንብ እያሸለፍኩ ማሸለፍ የመቻሌ በደንብ ነገሮችን ግልጽ አድርጌ በማስረዳቴ በጣም ይደሰታሉ። እና ይሄ እንደዚህማ በላህ ትይያለህ በጣም ለካ ቀላል ነበር። ለካ በደንብ ስላልተረዳነው እና የምናወራቸው ቃላቶችን በደንብ ስለሌሉ ነው አንተ በጣም ትችላለህ። እንዲሁ አንተ አስተማሪ ብትሆን በጣም ያዋጣሃል ይሄን ማስተማሩን ቀጥልበት በጣም ትችላለህ። እያሉ በብዙ መንገዶችን እኔንም የሚያግዙኝና እኔንም የተለያየ ደረጃ ጥሩ ደረጃ እንድደርስ የራሳቸውን ትልቅ አሸራ የሚጫወቱልኝ ብዙ ጓደኞቼን አያለሁኝ ብዙም ጊዜም ካስረዳኋቸው በኋላ በጣም ትልቅ ምስጋና የሚያመሰግኑኝ በጣም ከብዶን ነበር በጣም ተጨንቀን ነበር። ማነው የሚያስረዳን እያልን በጣም ሰው አጥተን ነበር? የእግዚአብሔር እስት እግዚአብሔር ያክብርህ እያሉ በተለይ መንገዶችንም የሚያመሰግኑኝ አጋጣሚዎች አሉ ማለት ነው። እና ማሸለፍ በጣም እችላለው ወይም በጣም ያስደስተኛል። ጥሩ ውሳኔዎችንም ጥሩ ስራዎችንም የምሰራ የራሴ የሆነ ትልቅ ድርሻ እየተጫወተልኝ እና የራሴ የሆነ ትልቅ ስራን እንድሰራ በጣም እያገዘኝ ያለ ነገር ነው ማለት ነው። እና በቀላሉ ነገሮችን በመረዳቴ ሰዎችንም ብዙ ነገሮችንም ሲያወር በጣም ለብዙ ሰዎች የማይገባቸውን ነገሮች ሲያወሩ ለራሱ እኔ በቀላሉን ተረድቼ እነዛ ነገሮች በቀላሉ ለያይቼ ስለምረዳቸው እና ምን ማለት እንደሆኑ ቶሎ ስለሚገባኝ ወደ ራሴን ስራ ቶሎ እየቀየርኩኝ የሚያስፈልጉኝ ነገሮችን ብቻእ የወሰድኩኝ ብዙ ጊዜ ሳላጠፋ ወደ ስራ የምመለስበትና የሚያስፈልጉኝ አዳዲስ የተሻሉ ስራዎች ይዘውልኝ የሚመጡ እኮ ነው። ቶሎ ብዬ ጀምሬ ከሌሎች ሰዎችን ቀድሜ ስለተረዳሁት ቀድሜ ስራ እንድጀምር ከእነሱ በላይ ከለስ ከሌሎች ሰዎች በላይ በጣም ብዙ ትርፍ የማገኝበት በጣም ብዙ ገቢ የማገኝበት። በጣም ብዙ እውቀት የማገኝበት እውቀትን አግቼ ቶሎ ወደ ስራዬን ቀይሬም ሰዎችን የምጠቀምበት እና እንዲሁ እነዛ ከሚያስረዱት በላይም ብዙ ጊዜ ላይ አይቼ ያስረዳሁኝ ብዙ ሰዎች ጋር እኔ ጋር እንዲመጡ እና ከእነሱ በላይ ወደ እኔ እንዲመጡ እንዲማሩ የማደርግበት አጋጣሚዎች አሉ። እነዛ ደግሞ እነዛ መጀመሪያ የሚነግሩኝ ሰዎች ለራሱ በጣም ይወዱታል። አንተ በጣም ማሸለፍ ትችላለህ በጣም ቀጥልበት ከአሁን በኋላ ከእኛ ጋር ትሰራለህ። እያሉ ከእነሱ ጋር ኮንትራት የሚያሳስሩን አጋጣሚዎች አሉ በጣም ጥሩ የሚባሉ ውለታዎች እና ጥሩ የሚባሉ ነገሮችን የምንፈራረምባቸው የምንፈራረምባቸው ለተለያየ አመታችን አብረን እንደምንሰራ በትልቅ ብር የሚያሰሩኝ አጋጣሚዎች አሉ። ይሄንን በጣም ያስደስተኛል ብዙ ህይወቴን ቀይሮብኛል ስለዚህ ማሸለፍ መቻል በጣም አስፈላጊ ነው። ለብዙ ጓደኞቼን ማሸለፍ በመቻሌ በጣም ያገኘኋቸውን ጥቅሞችንም ይሄን ይሄን አግኝቻለሁኝ እንደዚህ ነገሮችንም በደንብ በቀላሉ በግልጽና በመረዳቴ የብዙ ሰዎችንም ነገሮች በመረዳቴ ብዙ ሰዎችንም የማያግባባቸው ነገሮችንም እኔ በመሃላቸው እየገባሁኝ በተለይ ዋና ሀገር ስለሆነ ነው እንጂ ሁላችንም ተመሳይ ናቸው እያልኩኝ በደንብ እንዲግባቡና አብሮ እንዲሰሩ በማድረጌ በጣም ጥሩ የሚባል ስራዎችንም ጥሩ የሚባል የራሴንም ገቢ እያሳደኩበት ያለው ነገር ነው። እያልኩኝ በተለያየ መንገዶችንም ስትጠቀም ለራሴም እየተጠቀምኩበት ያሉ አማራጮች መንገዶችን በጣም አስፍተውልኛል። ከብዙ ሰዎች ጋር በትላልቅ ደረጃ በትላልቅ ቦታዎች ላይ የደረሱት ሰዎች ራሱ ጥሩ የሚባል ግንኙነት እንዲኖረኝ ጥሩ የሚባል የስራ አጋራቸው እንድሆን በደንብ የሚጠሩኝ እና የሚፈልጉኝ እያነሳሁኝ ሆኜ በመቅረቤ በጣም ተፈላጊ በጣም ብዙ ጥቅሞችን እንዳገኝ እኔም ከእነሱ በጣም ብዙ ነገሮች ነው የተማርኩኝ። ራሴን ከቀን ወደ ቀን በደንብ የምሻሻልበት እና ብዙ ነገሮችን የምማርበትን አይነት ጊዜ ፈጥሮልኛል ማለት ነው። እና ማሸለፍ መቻል በጣም አስፈላጊ ነው። በደንብ ነገሮችንም ሰዎች ቶሎ የማይገባቸው አንተ ተረድተህ ወደ ስራ ውስጥ ቀይራቸው ደግሞ በጣም ጥቅሞችን በቀጥታ ብዙ ጥቅሞችን ልታገኝባቸው የምትችልባቸው ስራዎች ሊገኝበት የሚችል ነገሮች እና ማለት ነው። ስለዚህ ማሸለፍ መቻል በጣም በጣም ያስፈልጋል። ማሸለፍ በጣም እችላለሁኝ እኔ በጣም ያስደስተኛልም ሁሌም ፈጣሪን በጣም ትልቅ ስጦታ ሰጥቶኛል ብዬ ከማስባቸው አይነ ስጦታዎቼ እና ፈጣሪን ሁሌም ከማመሰግንበት እንደዚህ አይነት ሰው አድርገህ ስለፈጠርከኝ ብዬ ከምመኝባቸው ስህተታቸው የነበሩ ያን ማለት ነው። ስለዚህ መሰለሽ

ማደንዘዝ ትወዳለህ? አዎ ነገሮችንም አንዳንዴ በቤቴ ውስጥም ሲሆን በተለያዩ ቦታዎችም ነገሮችን በቅርጸትን መያዝ በጣም ይመቸኛል በጣም ያስደስተኛል ብዙ ነገሮችንም። ራሴንም እንዳሻሽል በደንብ የምፈልጋቸውን ነገሮችን በደንብ በቅርጸትን ሳስቀምጣቸው ሳስቀምጣቸው ነገሮችንም በምፈልጋቸው ሰአቱን በምፈልጋቸው ነገሮችንም ቶሎ እንዳገኛቸው እና ቶሎ እንዲረዱኝ እንደሚጠቅሙኝ በተለይ መንገዶችም ያየህበትን አጋጣሚዎች ነው ያለው ማለት ነው። እና ይሄንን በጣም በቅርበት እንድረዳቸው ቶሎ የምፈልጋቸው ሰዓት ላይ ምንም ጊዜን ሳላጠፋ ጉልበቴን ሳላባክን ቶሎ እንዳገኛቸው እና ወደምፈልጋቸው ቦታዎችንም ቶሎ እንድወስዳቸው የራሱን የሆነ ትልቅ ጥቅም ነው ይዞልኝ የመጣ ማለት ነው። እና ብዙ ጊዜ እንዲሁ ከብዙ ጎደኞቼ ጋር ስናወራ ማደንዘዝን ትወዳላችሁ እያልኩኝ ብዙ ነገሮችን እጠይቃቸዋለሁ። እና አብዛኞቹ በጣም እንደማያወዱ እና ምንም መስሎ እንደማይሰማቸው ያን ያህል አስፈላጊ እንዳልሆነ በህይወታቸው ላይ ምንም ለውጥ የሚያመጣው ነገር እንዳለ እንደሌለ አድርጎ ነው። የሚነግሩኝ ነገር ግን እኔ የምጠቀማቸውን እኔ እንደዚህ በማድረጌ የተለያዩ ነገሮችንም በቅርጸት በቤቴ ውስጥ እንዳስቀምጣቸው ረድቶኛል። ነገሮችን እንዲሁ በቅርጸት ሳስቀምጣቸው ብዙ አይነት ጥቅሞችን ያስገኝልኛል። ብዙ ነገሮችንም በደንብ አድርጌ እንድረዳቸውና የምፈልጋቸውን ሰዓት ላይ በምፈልጋቸው ቦታዎችንም እንዳገኝ የራሴ የሆነ ትልቅ ድርሻ ይዞልኛል። ስለዚህ ጊዜን ይቆጥብልኛል። የሆነ ነገሮችን ሳስቀምጣቸው በቅርጸት ወይም በመተካትን የሚለውን ነገሮችንም እንዲይዝ እና እንዳስቀምጣቸው የራሴ የሆነ ትልቅ ተምሳሌት ሆኖ ነው የሚያገለግለኝ። ስለዚህ በጣም ህይወቴን በተቻለ መጡን እንዲፈጥንና ነገሮችንም ቶሎ ተረድቼ ቶሎ በማስቀምጥኳቸው ቦታዎችን ይዤ ወደምፈልጋቸው ቦታዎችንም እንድ እንድ እንድወስዳቸው የራሱ የሆነ ትልቅ ድርሻን ይዞልኛል። ብዬ በተለያዩ ነገሮችን በቤቴ ውስጥ የምሰራባቸውን ጽሁፎችን ነገሮችንም በተለያዩ መንገዶችንም እየቀረጽኩኝ በደንብ ለተለያዩ ገበያዎች ሁላ የማወጣበትን አጋጣሚዎችን ፈጥረውኛል። ያ ደግሞ ገቢዬን ሁላ እንዲያድግና የስልጣን ብዙ ነገሮችንም እንዳደርግንም ለትላልቅ የሚባል ሰዎችንም እንዲሁ ፊደሎችንም በመቅረጽ ጽሁፎችን በመቅረጸት በመያዝ የተለያዩ ስራዎችን አውጥቼ ጥሩ የሚባል ገቢ እንዳገኝ የራሱ የሆነ ትልቅ ድርሻ ተጫውቶልኛል። እያልኩኝ በብዙ መንገድ እኔ የተጠቀምኩባቸውን መንገዶችንም ያን ብቻ ሳይሆን በቅርጸት ሳስቀምጣቸው ራሱ ዛሬ የቀረጥኩትን ዛሬ የያዝኩትን ጽሁፍ በራሱ በተለያዩ መንገዶችም ስለማስቀምጣቸው እና ዝም ብዬ ራሳቸውን ስለሚያስቀምጣቸው። የሚያስፈልጉኝ ጽሁፎች ሲኖሩ ቶሎ እንዳገኛቸው እና ቶሎ በቤቴ ውስጥ እንደዚህ ነገሮችንም እንዳገኛችሁ የራሳቸውን ቦታ የራሳቸውን መለያ አድርጌ ስለማስቀምጣቸው። ጥሩ የሚባል ግንኙነት እንዲኖረኝ ከእነሱ ጋርም በምፈልጋቸው ሰዓት በሚያስፈልጉኝ ሰዓት ቶሎ ሄጄ ቤቴ ውስጥ እንዳገኛቸው የራሱን የሆነ ጥቅም ሰጥቶኛል። እያልኩኝ በተለያዩ መንገዶችም ላሳምናቸው ላስረዳቸው እንሞክራለሁኝ አንዳንዶች በደንብ እየተረዳቸው እና ከዛ ጋር ፍላጎቱ የነበራቸው ልጆች ቶሎ ቶሎ ወደ ስራ የሚገቡበትን መንገዶችን የሚያፋጥኑበት አጋጣሚዎች አሉ። ያንን በጣም ደስተኞች እንደሆኑ እና ብዙ ነገሮችን ለማድረግ በጣም እንደሚጓጉ ሁላ እስከሚጀምሩት ሁላ እና ያንን ስራ ለመጀመር እስከሚ በደንብ ፊደሎችን ቀርፆ በተለያዩ ነገሮችንም ለመቻል ይሄ ፍላጎትም ነበረን። ከልጃችንም ከልጅነታችንም ስንሞክረው የነበረ ነገሮችንም ነበር እያሉ በተለያዩ መንገዶችን የሚጠይቁን አጋጣሚዎች እንዲህ በደንብ እንዳስረዳቸው በደንብ እየጠየቁኝ እየቀረቡ እየመጡ ብዙ ፍላጎታቸውን የማይበትን አጋጣሚዎች አሉ ማለት ነው። እና ማደንዘዝን በጣም እወዳለሁኝ በጣም ያስደስተኛል። በጣም ብዙ ስራዎችንም በዛውም ማደንዘዝ እንዳደረግና ፍላጎቱ በጣም ከመጠን በላይ ከልጅነቴም አብሮኝ ያደገ ፍላጎትም ስለነበር ሁሌም አሁንም በአሁን ሰዓትም ይሄ እንደዚህ አይነት ስራዎችን ላይ እንድሰማራ የራሱ የሆነ ትልቅ ግፊት አድርጎብኛል። የራሴ የሆነ ትልቅ ገቢ ምንጭም ሆኖብኛል። በጣም ገቢን አሳድጌ ለራሴም በደንብ እንድጠቀም እና የሚያስፈልጉኝ ነገሮችን በቀላሉ ራሴን እንድችል አድርጎኛል። እንዲሁ ለቤተሰቦቼ የሚያስፈልጉ በጣም ብዙ የሚባሉ ነገሮችንም በዛ በማገኛቸው ገቢዎችንም እንድችላቸውና እንድረዳቸው የራሱ የሆነ ትልቅ ድርሻ ተጫውቶልኛል። ለልጄም እንዲሁ ለልጅ ልጄ ለትምህርት የምከፍለውም የተለያዩ ነገሮችንም ለልጄ የምገዛላት ልብሶች የተለያዩ ነገሮችንም በማደንዘዝን በማገኛቸው እና የተለያዩ ነገሮችንም ይሄንን በመውደዴ በማገኛቸው ብዙ ጥቅሞችንም ስለወደድኩትም ስለሰራሁትም በዛ የተያያዘ ያገኘሁትን አይነት ጥቅሞችን ነው። ጥሩ ቦታ ላይ እንድደርስ ያደረጉኝ አሉ በዚህ ሰዓት ማለት ነው። በጣም መደንዘዝን በጣም እወዳለሁኝ በጣም ይመቸኛል በጣም ያስደስተኛል። ሁሌም የወደድኩት ከምሰራቸው ስራዎች ማደንዘዞች ውስጥ

ማቅረቢያ ማድረግ ትችላለህ አዎ በጣም ይመቸኛል እንዲሁ በሰዎችን ፊት ማውራት እንዲሁ ብዙ ጊዜ ይሄንን ነገሮችን የለመድኩት። ማቅረቢያን ማድረግ በጣም የምችለው እና በደንብ ከቀን ወደ ቀን በራሴንም በተለይ መንገዶችንም እያሻሻልኩኝ ነው የመጣሁት። እና እንዲሁ ብዙ ጊዜ እንደዚህ በሰዎችን ፊት ለማውራት በጓደኞቼ ፊት ለማውራት እንዲሁ በትምህርት ቤታችን በክላሳችን ውስጥ ሆኜ ራሱን ለመዋራት በጣም ይከብደኝ ነበር። እና የሆነ ጊዜ አሁን ነው በደንብ ይሄን ነገሮችን በጣም እንደሚጠቅመኝ እና በተለያዩ ህይወቴን በደንብ። እነዚህ ነገሮችን ከያዝክ በጣም ትልቅ የሚባል ደረጃ እንደምደርስ እና እኔ ከምፈልጋቸው ህይወቶች አንፃርም ሲታይ በጣም አስፈላጊ ነገር ሆኖ ሳገኙት በኋላ ነው አቅርቤያን መድረክን የተላመድኩ ከቀን ወደ ቀን እያሻሻልኩኝ መጣሁ ማለት ነው። እና ብዙ ጊዜ እንዲሁ በእኛ ክላስ። ውስጥ በደንብ መጀመሪያ ከጓደኞቼ ነው። የመጀመርኩኝ በጓደኞቼ ፊት እኔ በደንብ ማውራት አለብኝ ብዙ ሰዓትም ከማንኛውም በላዮችንም በደንብ ማውራት አለብኝ ማውራት ብቻም ሳይሆን ጓደኞቼ በደንብ ሙሉ ትኩረታቸውን አድርጎ እኔ ጋር እንዲያዳምጡኝ ማድረግ አለብኝ ያልኩኝ በመጀመሪያ በጣም ምንም ምንም ትኩረታቸውን ሳያደርጉ በደንብ ያናዱኝ ነበር። እና እንዲሁ አንዳንዴ በጣም ስሜት ሆኜ ተናድጄ ትቻቸው የሚሄዱበት አጋጣሚ ነበር። ከዛ በኋላ ግን እኔን እንደዚህ ሳይሆን ማድረግ ያለብኝ በደንብ እነሱንም በደንብ ትኩረት አድርጎ የሚስብም ቃላቶችን ምንድነው የሚፈልጉ ብዬ እነሱንም በደንብ እንዳጠና አደረኩኝ ማለት ነው። እና ከዛ በኋላ ሁሌም እኔ ሳወራ በደንብ ነው የሚከታተሉኝ። እና በደንብ እኔ ሁሌ እንዳወራ እንኳን እድል እየሰጡኝ መጡ ማለት ነው። እና ይሄን በጣም ጠቀመኝ። በጣም አሪፍ የሚባል ንግግሮችንም እንዳደረግ የራሱ የሆነ ትልቅ ድርሻ ትጫውቶልኛል ማለት ነው። እና ማቅረቢያን ማድረግ በጣም ቻልኩኝ በጓደኞቼ ፊት እንዲሁ ቀስ እያልኩኝም ወደ ክላሳችን ሄድኩኝ እና በክላሳችን ማንኛውንም ነገሮችን ወጥተህ የማውራት ወጥተህ ስለስራናቸው በቡድን ስለሰራናቸው የተለያዩ ነገሮችንም የማቀርበው እኔ ሆንኩኝ ማለት ነው። እና ያ ነገሮችንም መጀመሪያ ብዙም አልነበርኩም ከዛ በኋላ ግን በጣም ከቀን ወደ ቀን ብዙ ነገሮች ነው ብዙ ለውጦችንም እያመጣው ቀስ በቀስ ብዙ ነገሮችንም እድገት እያገኘሁ ሄድኩኝ ማለት ነው። እና በጣም በጣም አሪፍ እኛ ክላስ ውስጥ በጣም ተናጋሪ ከሚባሉ እና ብዙ ጊዜ አስተማሪዎቻችን የሚወዱ እንዲሁ ብዙ ነገሮችንም እኛ ሁሉ እንድናደርግ ራሳቸውን የሚመርጥበትና አጋጣሚዎች መውጣት ማለት ነው። ይሄም በጣም ትልቅ መንገድ ከፈተልኝ ወደ ሌላ ህይወቴ ወደ ሌላ ነገሮችንም ማሳደግ ስልፈልግ ይሄን ነገሮችንም ማድረግ ማቅረቢያ ማድረግን እንድችል የራሱን የሆነ ትልቅ ድርሻ ነው የተጫወተልኝ። በክላሳችን ውስጥ እንደዚህ ደፍሬ በመጀመሪያው ይሄን እድል የተገኘ ከዛ በኋላ ከቀን ወደ ቀን ከሳምንት ወደ ሳምንት የተለያዩ ነገሮችም ሲኖሩ። እኔ እየወጣ እያቀረብኳቸው ከዛ በኋላ ክላሱን አስተማሪዎችን በደንብ እየደፈርኳቸው እና ሙሉ ስሜቴ ላይ ያለውን ሀሳቤ ላይ ያለውን ነገሮችን ማውራት ጀመርኩኝ። እንደዛ ነገሮችን ሳወራ ደግሞ ሙሉ ክላስ ላይ ያሉ ተማሪዎች አስተማሪም ሙሉ ትኩረታቸው ወደ እኔ እንዲሆንና እኔ ምእፈልገውም እኔም ምን እንደማወራ በደንብ እንዲከታተሉኝ አደረኩኝ ማለት ነው። ስለዚህ ይሄ ደግሞ በጣም ትልቅ ስኬት ነበር። እኔ ወጥቼ ሳወራ እዛ ላይ ለማወራላቸውን ሰዎችንም በደንብ ትኩረት አድርጎ ሲመለከቱኝ እና እኔ ምን ለማስተላለፍ እንደፈለኩ። በደንብ ሲከታተሉኝ በጣም ትልቅ ነገሮችን ማድረግ እንደምትችል። እና የፈለኩትን ነገሮችንም ተናግሬ ማሳመን እንደምችል የምፈልጋቸውን ሰዎችንም እንዴት አድርጎ ትኩረት መስጠት እንዳለብኝ። ለኔ እኔ ምን አይነት ቃላቶችን መጠቀም እንዳለብኝ በደንብ ተረድቻለሁኝ። ብዬ አሰብኩኝ ነገር ግን ከቀን ወደ ቀንም የተለያዩ እድገቶችንም በተለያዩ ቦታዎችንም እንደዛ እየጨመርኩኝ አሁን ጥሩ የሚባል ማድረግን ማቅረቢያን ማድረግ እችላለሁኝ። ከዛ አንፃር የመጣነው በጣም በብዙ ልፋት የመጣነው በብዙ ነገሮችንም ተሰርቶበት የመጣነው እና በዚች ነገር ላይ ሁላችንም በተለያዩ አጋጣሚዎችን በተለያዩ ስራችንም ላይ በአንዴ የሚሳካልን ነገር የለም። በጣም ብዙ ከከሰርን በኋላ በጣም ብዙ ነገሮችን ከደከምን በኋላ በጣም ብዙ ነገሮችንም ካጣን በኋላ ሊሆን ይችላል። እና በደንብ የተለያዩ ነገሮችን ከቀን ወደ ቀን የሚሆን የሉም እና በደንብ ማሻሻል አለብን። ከቀን ወደ ቀን ከሳምንት ወደ ሳምንት እኔ ምን እያረኩኝ ነው። በምን አይነት መልኩ አሁን መስራት እችላለሁ ወይ? ምን እያረኩ ነው እያልን የተለያዩ ነገሮችን ራሳችንን እየገመገምን ምን አይነት ውጤት እየመጣን እንደሆነም። በተለይ መምረጃዎችንም እያየን የምናስተካክልባቸውን መንገዶችንም ከሰዎችንም የተለያየ አስተያየቶችንም እየተቀበልን ከእኛ ጋር የሚሄዱ ነገሮችንም እየተቀበልን የማያስፈልጉንም እየተውን። መሄድ እና በጣም አሪፍ የሚባል ማድረጊያን ማቅረብ ማድረግን ሁላችንም ልንችለው የሚገባን ትልቅ ስጦታ እና ትልቁ ችሎታ እንደሆነ ነው በዚህ ሰዓት የማምነው ማለት ነው። እና ማቅረቢያን ማድረግ እችላለሁኝ ምንም እፍረት አይሰማኝም። ጥሩ በሚባል ሁኔታ ራሴን ሆኜ በተለያዩ ቦታዎችም አቅርቤ ማድረግ እንችላለን አሁን በዙም ሰዓት ብዙ ነገሮችንም ጠቅሞኛል